ወተት ትጠጣለህ? ወተት ብቻውን ብዙም ጣዕሙን አልወዳሁም እጠጣለው መጠጣቱን ያው ጠቃሚ ስለሆነ ለጤና ምናምን እጠጣለሁ ግን ደስተኛ ሆኜ አልጠጣሁም የጣዕሙ ብዙም አይመቸኝም። ግን ከዛ ይልቅ ከቡና ጋር ተቀላቅሎ ጣዕሙ ቀየር ብሎ በመኪያቶ መልክ ሆኖ ቢመጣ እጠጣለሁ። እና ደግሞ ከዝንጅብል ጋር ከፈላ ደስ ይለኛል። ብቻ ጣዕሙ ስትደርስ ስለማይለኝ እውነት ትንሽ ቀይር የሚያደርገው ነገር ካለ እጠጣለሁ።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

ምርጥ ምግቤ ድሮ ወጥ ነበር። በጣም ጣፋጭ ነው ቀይ በርበሬ ይጠቀማል ስጋና እንቁላል ይኖርበታል እንጀራ ጋር እበላለው። እሁድ እናቴ እሁድ ላይ እናቴ ታዘጋጀዋለች። ቤት ሁሉ ጥሩ ይሸታል። ቤተሰቡ ሁሉ ይወዳል። ትንሽ ለውዝ ሲጨመር የተሻለ ይሆናል። ደረጃ በደረጃ ዝግታ መብላት ነው። አይብ ጋርም ጥሩ ነው። ይሄን ምግብ አሁንም እፈልጋለሁ። ምግብ ቤቶች ላይም እገዛለሁ። ድሮ ወጥ ዶሮ ወጥ የኢትዮጵያ ልዩ ምግብ ነው።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

ጓደኞቼ በህይወቴ በጣም ውስጥ በጣም አስፈላጊ ናቸው። ከልጅነቴ ጀምረው አንዳንዶቹ አሉ እርስ በርሳችን እንረዳዳለን በቸገረን ጊዜ ይቀራረቡናል በደስታ ጊዜ አብረው ይሳቃሉ ይስቃሉ ሚስጥሮችን እንለዋወጣለን። በየቅዳሜው አብረን እንሰባሰባለን ቡና እንጠጣለን ታሪኮችን እንነጋገራለን። አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን ይቅርታ እንጠይቃለን። ጓደኝነት እምነት ያስፈልገዋል እውነተኛ ጓደኞች እድለኛ ያደርጉሃል። ከእነሱ ጋር መሆን ደስ ይላል።

የእለት ምሳ ጊዜ መጣ ከቤት እወጣለሁ። አንዳንድ ጊዜ ካፍተሪያ እበላለሁ ዛሬ ከቤቱ አምጥቼ ነው እናቴ እንጀራ እናወጥ ሰርታለች ነው ሚሆነው ማይክሮዬቭ አሞቀዋለሁ። በአንድ በወደደው ቦታ ተቀምጫለሁ በወደድኩት ቦታ ተቀምጫለሁ። ባልደረቦቼ አብረው እንበላለን። ስለተለያዩ ነገሮች እንነጋገራለን። አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ። ሌሎች ለቀልዶች ይነግራሉ ወይም ቀልዶችን ይናገራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ ስላለባት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው።

ሙዚቃ ያለ ሁለት ህይወት አይቻልም። በየቀኑ እሰማለሁ። ያለ ሙዚቃ ህይወት አይቻልም። በየቀኑ እሰማለሁ። የኢትዮጵያ ሙዚቃ መጥነው ባህላዊ እንቅስቃ መሳሪያዎች ልዩ ድምጽ አላቸው። ዘመናዊ ዘፈኖችም እወዳለሁ። ሲሰራ ሙዚቃ ያግዘኛል ስሰራ ሙዚቃ ያግዘኛል። በመኪና ውስጥ እሰማለሁ። ከጓደኞቹ ጋር አዲስ ድምፆችን እንለዋወጣለን። አንዳንድ ዘፈኖች ያስለቅሱኛል። ሌሎች ደስ ያሰኙኛል። ሙዚቃ ስሜትን ይለው ይለውጣል። ቃላቱ ትርጉም አላቸው። ሁሌም ማዳመጥ እፈልጋለሁ። ሙዚቃ ህይወት ነው።

ዛሬ ትራፊክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም። መኪናዎች ረጃጅም መረፋ ፈጥረዋል ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዶን ይናገራሉ ሌሎቹ ሙዚቃ ያዳምጣሉ። እኔ ውጭ እመለከታለሁ ፀሀይ በጣም ትቃጠላለች። ሙቀቱ ይበዛል መዘግየቱ ያበሳጫል። ለስብሰባዬ ዘግይቼ እደርሳለሁ መልእክት መላክ አለብኝ። ትራፊክ ከተማ ችግር ነው። ትዕግስት ያስፈልጋል። በመጨረሻም ይቀንሳል።

ልብስ የማጥብበት ቀን ሁሌ እሮብ ነው የማጥብበት ቀን። ቆሻሻ ልብሶችን እሰበስባለሁ በቀለም እለያያለሁ ነጭና ቀለማት የተለያዩ ናቸው። በማሽና አጥቤ እያሞኛለሁ። ምሽት መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ። ፀሀይ ያደርቃቸዋል። ሽታቸው ደስ የሚል ነው። ከደረቁ በኋላ። እቀብላለሁ አንዳንድ ልብሶች አጣጥፋለሁ። ንጹህ ልብስ መልካም ስሜት ይሰጣል። ይህ የሳምንት ተግባር ነው። ሁሌ ማድረግ መደረግ አለበት።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

የንግድ አውታረ መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዲስ ሰዎችን መጠቆም እድል ነው። መጀመሪያ ትንሽ ፈራሁ ግን። ወደ አንድ ቡድን ቀረብኩ ራሴን አስተዋውቄ። ስለ ስራዬ ተናገርኩኝ ሌሎችም ስለእነሱ ነገሩኝ። የንግድ ካርዶችን ተለዋወጥን የሚገርሙ የሙያ አጋጣሚዎች ሰማሁ። አንዳንዶቹን ምክር ሰጥተውኛል የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን። ይህ እድል ይህን እድል አመሰግናለሁ። የስራ አውታረ መረብ ለእድገት አስፈላጊ ነው።

ጺም ታቆያለህ ይሄ ጥያቄ ለወንዶች ይመስለኛል። ያው ሴቶች ጺም የላቸውም። ምናልባት ፕራይቬት ፓርት ላይ ያሉትን ምናምን አይነት ነገር ከሆነ። አላቆየም። ግን ጺም ግን የሚባለው ለወንዶች ነው። ወንድ ብሆን ላቆይ እችል ነበር